ዘጠኝ ማለት የቁጥሮች ዘጠነኛ ደረጃ ላይ አለ ማለት ነው። ዘጠኝ ማለት ስንቆጥር አንድ ሁለት ሶስት አራት አምስት ስድስት ሰባት ብለን ስምንት ዘጠኝ ስል የቁጥር ወርድ ደረጃ ቅደም ተከተላቸው ዘጠነኛ ላይ አለ ማለት ነው። ዘጠኝ ማለት ዘጠኝ ማለት ቁጥር ነው። የቁጥር ዘጠነኛ ደረጃ ላይ አለ ማለት ነው

ደንበኛ ማለት? የሆነ ንግድ አለም ላይ ወይም የሆነ ቢሮ ላይ ተደጋጋሚ የሚመጣ ሰው ማለት ነው። እቃ ለመግዛት የሚመጣ ሰውም ለማን ለማውራት የሚመጣ ሰው ምናምን እሱ ደንበኛ ይባላል። በቃ ተደጋጋሚ ያ እዛ ቦታ ላይ ሲመጣ ደንበኛ ሆነ ይባላል።